እሺ። የህዝብ ማመላለሻ ትጠቀማለህ? አዎ። እንደነገርኩህ የህዝብ ማመላለሻ። ወደ ቤተሰብ ለመጠየቅ ሲሄድ እንዲሁም የተለያዩ ትሪፖች ስሄድ እንዲሁም ወደ አዲስ አበባ ወደ ባህር ዳር የህዝብ ማመላለሻ ትራንስፖርቶችን ነው የምጠቀመው። ለምሳሌ መኪና እጠቀማለሁ። የ ትንንሾች የህዝብ መኪና እነሱ እነሱን በብዛት እጠቀማለሁ። ስለዚህ ህዝብ ማመለሻ ብዙ ጊዜ ህዝብ ማመላለሻ እጠቀማለሁ። ምንም ሌላ ምትጠቀመው የህዝ የትራንስፖርት አይነት ስለሌለ የምትጠቀመው። ትራንስፖርት የህዝብ ማመላለሻ እና ከህዝብ ጋር አብሬ መጓዝ ያስደስተኛል በጣምም እወዳለሁ። ስለዚህ የህዝብ ማመላለሻ በጣም እፈልጋለሁ እወዳለሁ። ስለዚህ ምንም ቢሆን አስቸጋሪ የሆነ መንገድ ልትጓዝ ትችላለህ። ግን በተቻለ መጠን የህዝብ ማመላለሻ እኔ በጣም ነው ምፈ

ዶሮ አለህ ኧረ ዶሮ የለኝም ዶሮ እንዴ? በጣም ዶሮ ብታረባ ደስ ይላል ብዙ ጥቅሞች ታገኛለህ። አንደኛ እንቁላል ታገኛለህ ሁለተኛ ይሄ ብር እራሱ ጥሩ ገቢ ይኖር ነበረ። ግን እኔ የምኖርበት ቦታ በክራይ ደረጃ ስለምኖር ዶሮ ለማርባት አይመችም። እንጅ በጣም አስፈላጊ ነበር አውቃለሁ ዶሮ ማርባት በጣም ጠቃሚ ነው። ነገር ግን እኔ የምኖርበት ቤት ክራይ ውስጥ ስለሆነ ስለሚያስቸግረኝ ብዙ ጊዜ ዶሮ የለኝም። እንቁላል እራሱ የምገዛው ዶሮም የምገዛው በምንድነው? የምገዛው ገዝቼ ነው እንጂ አርብቼ አላውቅም። ነገር ግን ልጅ እያለሁ የተወሰነ ዶሮ አረባ ነበረ። አሁን ግን ያለሁበት የክራይ ቤት ደረጃ ስላለው ዶሮ አላረባም። ነገር ግን ጥቅሙ ይገባኛል አሪፍ ጥቅም አለው። አመሰግናለሁ።

የስራ አሰራር እንዴ ትከተላለህ እንዴ በጣም የግድ እኮ ነው የስራ አሰራር እኮ መከተል ግዴታ ነው የግድ ህግና ደንብን ተከትለህ ነው ስራ መስራት ያለብህ እንጂ ዝም ብለህ በራስህ በእኔ በጣም አልደግፍም። እና ስራ መስራት የስራ መርህን ወይም የስራ ህግን ወይም የስራ ደንብን እኔ በግሌ በጣም ነው የምከተለው እና ለሰውም እንዲከተል የማበረታታው እንጂ ሰው በራሱ ህግ መመራት የለበትም። የስራ ደንብ ካለ። አዎ ለምሳሌ እኔ እንደነገርኩኝ የደብረ ማርቆስ ዩኒቨርሲቲ የሲቪል ኢንጂነሪንግ ምህንድስና መምህር ነኝ። እና የስራ መርሆች አሉ ፈተና የሚፈተንበት መቼ አለ? ክላስ የሚጀመርበት መቼ መቼ እንደሚጨረስ። እንዲሁም የፈተና ምርሃ ግብሮች አሉ። የማስተማሪያ መርሃ ግብሮች አሉ። ስለዚህ ብዙ ጊዜ የምከተለው አለቃዬ ወይንም የኔ ሀላፊ ባወጣቸው የስራ ደንቦች ስለዚህ አልሸራርፍም። ስለዚህ በጣም እከተላለሁ። ከዛ ውጪ እንትን አልልም። ሲለዚህ የስራ መርህ እከተላለሁ

የምትወደው የሽታ አይነት አዎ ሽታ አወዳለው። የምወደው ሽታ አለ የማልወደው ሽታ አለ ስለዚህ የምወደው ሽታ የመጀመሪያ የምወደው ሽታ የተፈጥሮ ሽታ ነው። የተፈጥሮ ሽታ አሁን ለምሳሌ የአበባ የአበባ ሽታ የሳር ሽታ የቅጠል ሽታ እነዚህ እነዚህ በጣም የተፈጥሮ ሽታ በተለይ ጫካ ውስጥ ስትገባ የሚመጣው መዓዛ ወይም ሽታ በጣም ነው የሚያስደስተኝ። በጣም ከሰውራሽ ከምንላቸሁ ሽቶ ወይም ዶድራንት በላይ ግን እኔ በጣም የሚያስደስተኝ የተፈጥሮ ሽታ። በተለይ በኢትዮጵያ ዘመን አቆጣጠር ከመስከረም ጀምረህ እስከ ህዳር ድረስ በተለይ ያለው የሽታ አይነት በጣም ነው ደስ የሚልህ የተፈጥሮ ሽታ በጣም ነው ደስ የሚልህ በተለይ በጣም ደስ ይለኛል። ሁለተኛ የምወደው ደግሞ የሰው ሰራ ሽታ ዶድራንት እና ሽቶ እሱ በጣም ብዙም እንትን አይለኝም ግን በመጀመሪያ ተቀዳሚ የምመርጠው የሽታ አይነት የተፈጥሮ ሽታ በጣም ነው ደስ የሚለኝ።

የጎረቤቶች ድምጽ ጸማለህ? አዎ የጎረቤቶች ድምጽ እሰማለሁ። ይሰማኛል። ሁለት አሁን ብዙ ጎረቤቶች አሉኝ ከላይም ከታችም ፊት ለፊትም በጀርባም ምናምን አይነት ጎረቤቶች አሉኝ ደስ የሚሉ ጎረቤት አሉኝ እና ሲያወሩ አሁን ለምሳሌ አሁን በታች ያለው ጎረቤቴ ድምፁ ሲያወሩ ማታ ማታ ሲያወሩ ሲጫወት ልጆች ሲጫወቱ ሲቦርቁ በጣም ይሰማኛል በግልጽ ማለት ነው። በተለይ አልጋ ቤቴ ከገባሁ የነሱ ድምጽ ይሰማኛል። ሳሎን ስቀመጥ ደግሞ ይሄ ላይኛው በላይ በኩል ያለው ወይም በሰሜኑ ክፍል ያለው ጎረቤቴ ድምፁ ይሰማኛል። ውጪ ላይ ስቀመጥ ፊት ለፊት ያለው ጎረቤቶቼ ድምፃቸው ሲያወሩ ሲጫወቱ በተለይ እንግዳ አምጥተው ከሆነ ሀይለኛ ድምጽ ነው የምሰማው። ስለዚህ እሰማለሁ አዎ። የነሱ ድምጽ በትክክል በትክክል ነው የሚሰማኝ ብዙ ጊዜ በጣም ይሰማኛል እና እሰማለሁ የጎረቤቶችን ድምጽ እሰማለሁ እሰማለሁ። የዛሬ በስራት ነው የሚሰማኝ ይሰማኛል ምንም ችግር የለም።

መዘምር ትወዳለህ አይ መዘምር በራሴ ድምጽ ከሆነ አልወድም እኔ ምን ውሸት ድምጽ ዜሮ ነኝ እየሰማሀው ነው ይሄን ድምጽ አይደለም። ይሄ ድምጽ አሁን ለመዝሙር የሚሆን ይሆናል ብለህ ታስባለህ እኔ? የለም ድምጽ ላይ ብዙም እንትን የምንባል አይደለሁም። ግን ያው መዝሙር መስማት እወዳለሁ መስማት እወዳለሁ በተለይ መዝሙሮች። የእምነት መዝሙሮችን እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ የምወዳቸው መዝሙሮች አሉ። እነሱን በተቻለኝ መጠን እሰማለሁ። እንጂ መዘመር እንኳን በድምፄ መዘመር አልሞክርም አልችልም ስለዚህ መዝሙር አልችልም። ነገር ግን ብዙ ጊዜ መዝሙር መስማት በጣም ነው የሚያስደስተኝ። መዝሙር እሰማለሁ ነገር ግን መዘመር ተሰጦ ተሰጥኦ ያስፈልጋል ይመስለኛል ለመዘመር በጣም ተሰጥኦ ያስፈልጋል

የምትወደው እንስሳ ምንድነው? እኔ የምወደው እንስሳ ምን መሰለህ ከብት ነው የምወደው ከብት ላም በሬ ጥጃ ወይፈን ምናምን እነዚህ እነሱን በጣም ነው የምወዳቸው። ለምን መሰለህ? በጣም ምስኪን ናቸው። አንደኛ አገልግሎታቸው አሁን በእኛ አካባቢ አሁን የ እኔ ባደኩበት የገጠሩ ማህበረሰብ። እነዚህ እንስሳቶች በጣም በጣም በጣም ለኛ ቤተሰብ በተለይ ለ እኔ ቤተሰቦች በጣም ባለውለታ ናቸው። ያርሳሉ እህል በቃ ምግብ የሚበላው በእነሱ ነው ማለት ይቻላል። የምናርሰው በበሬ ነው። እንደገና አርሰን አርሰን ደግሞ መጨረሻ ላይ አርደን የምንበላው በሬን ነው። በሬውን አርደን እንበላለን ስለዚህ ወተት የምንጠጣው ከላም ነው። ቅቤ የምናመጣው ከላም ነው። አይብም የምንበለው ከላም ነው። ስለዚህ በሬ ላም ወይም ይሄ ክብት የሚባለው እንስሳ በጣም ነው ደስ የሚለኝ። እኔ በጣም ነው የምወዳቸው በጣም አከብራቸዋለሁ እነሱ ባለውለታዎች ስለሆኑ። ይሄ ነው። ያለኝ እኛ የምወደው የቤት እንስሳ ላምና በሬ በተለይ በጣም ነው ደስ የሚሉኝ። ላምም በሬም ደስ ይሉኛል ስለዚህ የኛ የኛ ቤተሰብ በጣም

ማህበራዊ ሚዲያ ትጠቀማለህ? አዎ። ማህበራዊ ሚዲያ እጠቀማለሁ ለምሳሌ መጀመሪያ በጣም በብዛት የምጠቀመው ማህበራዊ ሚዲያ ቲክታክ ቲክታክን በጣም እጠቀማለሁ ቲክታክን ለ መዝናኛ እንደ መዝናኛም እጠቀምበታለሁ። ትምህርትም አዎ ለምሳሌ የተለያዩ አጫጭር እንትኖችን እሰማበታለሁ ለምሳሌ ለእንግሊዘኛ ትምህርት ቲቶር በጣም እንግሊዘኛ እንዳሻሽል ጠቅሞኛል። ከዛ ላይ የሆነ አጫጭር አጫጭር ፊልሞች አሉ ማስታወቂያዎች እነሱን ትሰማለህ የተወሰነ እንግሊዘኛን ትንሽም ቢሆን ለማሳደግ ተጠቅሜበታለሁ። ሁለተኛ ለመረጃ መረጃ አጫጭር መረጃዎችን በጣም ምሰማው በአጫጭሩ ያሉ መረጃዎችን እሰማለሁ። ከዛ የሚጠቅመኝ ከሆነ ወደ ዩቲዩብ ሄጄ መረጃዎችን አገኛለሁ። ስለዚህ ሁለተኛ ደረጃ የምጠቀመው ቴሌግራም ነው። ቴሌግራም የሚባል ሚዲያ አለ እሱን ለመረጃ ፍሰት በተለይም በጣም ቀላል ነው። በጣም እንትን ነው መረጃ እንዲሁም የተወሰኑ ማስታወቂያዎችን የስራ ግንኙነቶችን ምናምን ለማየት የምጠቀመው ሚዲያ ቴሌግራም ነው። ዩቲዩብንም ፌስቡክንም እንደ እንትናቸው እጠቀማለሁ አዎ ሶሻል ሚዲያ።

የይለፍ ቃሌን ወይም ፓስዋርዴን በእንግሊዘኛ ፓስዋርድ ይሉታል መሰሌኝ። ግዴታ ነው ትሰረቃለህ እኮ አሁን ብዙ አይነት ይልፍ ቃል አለ በጭንቅላቴ ነው ምይዛቸው። ብዙዎችን ለምሳሌ ሞባይል ባንኪንግ ወይም የባንኩን ሚስጥር ቁጥር በምን እይዛሉ መሰለህ በጭንቅላቴ ውስጥ ቁጭ አድርጌ ነው የምጠብቀው። የሰው አላጋራም እኔ በጣም ነው የምጠብቀው ብዬ አስባለሁ። በራሴ በግሌ ጭንቅላቴ ውስጥ ምን አደርጋለሁ ሴቭ አደርጋለሁ ይሄ ነው እኔ የማደርገው። ሁለተኛ የማደርገው ምን አደርጋለሁ መሰለህ? በተቻለ መጠን ጭንቅላቴ ላይ ሴቭ አደርጋለሁ ኮምፒውተር ላይ ሴቭ እንዳይሆንብኝ ብዙ አይነት። የይለፍ ቃል አለኝ ለምሳሌ የሶሻል ሚዲያ የይለፍ ቃል አለ። እሱን ራሱ በተቻለ መጠን እንትን የማደርገው በራሴ በጭንቅላቴ ነው። እና ኮምፒውተር ላይ በተቻለ መጠን ሴቭ እንዳይሆን እሞክራለሁ እሞክራለሁ ይሄ ነው ያለኝ ልምድ

የጨረቃ ብርሃን እንዴ በጣም ነው የምወደው እንጂ ምን ብርሃን ጨለማ ከመውደድ ብርሃን ጨረቃን ብርሃን መውደድ አይሻልም ብለህ ታስባለህ? እኔ እንጃ። እኔ ጨረቃ ብርሃንን በጣም ነው የምወዳት። በጣም አዎ እንዴ በጣም በጣም ምን ምን ጥያቄ አለው? ምን ከጨለማ እኮ በጣም ደስ ነው የሚለው እኮ። የጨርቃ ብርሃን አንደኛ በዛን ሰዓት ራሱ ለጉዞ በተለይ ገጠር እያለሁ አስታውሳለሁ። ገጠር አሁን ብዙ ጊዜ ከብት ሲጠፋ ወይ በግ ወይ ፈረስ ሲጠፋ ነበረ። እና እሱ ሲጠፋን የጨረቃ ብርሃን በጣም ነው ደስ የሚለኝ የነበረ የግድ ፍንትው ብሎ ሲታይ እንትን የለም። ፀሀይ ስለሌለ ለጉዞ በጣም ነበር የምወደው። እና ጨረቃ ባለች ሰዓት ጉዞ እንዲህ በጣም ነበር የምወደው። በጣም በጣም ናፍቆኝ ነበር የምፈልጋት ግን። ያው አሁን እንኳን ባለንበት ወደ ከተማው አካባቢ ስለገባው። የግድ የጨረቃ ብርሃን ብዙም አትታይም መብራቱ ስለሚሸፍነው። እንጂ ገጠር ላይ በተለይ በጣም አስልተን በወር አስልተን ነበር ጨረቃ መቼ እንደምትወለድ የምንጠቀምባት

በ በብእር ወይስ በእርሳስ ትጽፋለህ ብእር የምንለው ስክሪቶ ለማለት ፈልገህ ነው? ብእር የሚባለው እንዴ ሁለቱም በርግጥ በእርሳስ መጽሐፍ እኔ በጣም አልወድም በስክሪቶ መጻፍ ነው ወይም በብእር መጻፍ ነው የምወደው። እርሳስ እኔ እንዴ በጣም ጽሁፍህን እኮ አድምቆ እንትን ብሎ ደስ አይልም እንዴ በእርሳስ መጻፍ አልወድም። እኔ በብእር መጻፍ ነው የሚሻለኝ። እንጂ በብእር መጻፍ አልወድም። ይቅርታ ታድርግልኝ እኔ ምን መሰለህ። የሆነ ስዕል ለመሳል የግድ ድራፍት ለማድረግ ምን ያስፈልጋል እርሳስ ያስፈልጋል። እኔ ደግሞ እንደዛ ብዙም ስዕል ላይ ያለኝ እይታ እንትን የለኝም ፍላጎት የለኝም በራሴ በግሌ ማለት ነው። ግን በብእር መጻፍ ግን ደስ ይላል በጣም አሪፍ ነው። አሪፍ ነው እንደገና እርሳስ ደስ የሚለው የተሳሳተከውን ነገር ለማጥፋት በጣም አሪፍ ነገር ነው። ብእር እንኳን አይጠፋም። ግን እኔ በብእር መጻፍ ብዙ ጊዜ እወዳለሁ። ወደ ድራፍቲንግ ወይም ወደ ስዕል መሳሉ ብዙ ጊዜ አላመዝንም።

ኦኬ ኦኬ ቴንኪው ዋና ሀላፊነቶችህ ምንድን ናቸው? እንዴ ዋና ሀላፊነቴ አሁን እኔ የምገኘው ወይም የምሰራው በደብረማርቆስ ዩኒቨርሲቲ የሲቪል ምህንድስና ትምህርት ክፍል መምህር ነኝ አንደኛ የመጀመሪያ ሀላፊነት ተማሪዎች ማስተማር፣ ተማሪዎች ማብቃት ተማሪዎች መመዘን ይሄ የመጀመሪያ ሀላፊነቴ ነው። ሁለተኛ ከስራ ባልደረቦች ጋራ በሰላማዊ መንገድ መስራት ከእነሱ ጋር ተግባብቶ መስራት ይሄ ሁለተኛ ሀላፊት ነው። ሶስተኛ ሀላፊነቴ ራሴን ማብቃት ራሴን ለምሳሌ ቢኤስሲ ዲግሪ ነበርኩ ወዲህ ኤም ኤስሲ ዲግሪ አድርጌያለሁ። አሁን ደግሞ ወደ ፒኤችዲ ወይም ወደ ትልቅ ዲግሪ ማሳደግ ሶስተኛ ይሄ ሀላፊነቴ ነው። አራተኛ ሀላፊነቴ በጣም ትልቁ ሀላፊነት ብዬ የማስበው ቤተሰብ አስተዳዳሪ ነኝ። ልጆቼን በስርዓት ማሳደግ ልጆቼን ማስተማር፣ ልጆቼን ስርዓት ማስያዝ የመጀመሪያው ሁለት ሶስተኛ ለልጆቼ የሚያስፈልጋቸውን እንደ ምግብ እንደ ልብስ እንደ መጠለያ ያሉ ነገሮችን ማዘጋጀት የኔ ሀላፊነት ነው ይሄ የኔ ሀላፊነቶች ናቸው።

በእንጨት እሳት ምግብ ማብሰል ታቃለህ? እዬ አንተ አላሳድጉኝ ኤሌክትሪክ እኮ ያየነው አሁን ነው እኔ አይደለም ታቃለህ ታደርጋለህ ብለህ ብትጠይቀኝ ታቃለህ ማለት እኮ ሲያደርጉህ ታውቃለህ ወይ ነው እኔ አድርጌ ያደኩበት አይደለ አባቴ፣ እንዲህ ምን ግዴታ እኮ ነው። ግዴታ የግድ የግድ የግድታ የግድታ የግድ ምግብን የምታበስለው እጨት ነበር። እንጨት ትፈልጋለህ ከየግድ በእንጨት ነው ሁሉ ነገር ምግብ የሚበሰለው፣ እንጀራ የሚጋገረው፣ ወጥ የሚሰራው፣ ድንች የሚቀቀለው፣ ስንቱ ነገር ኧረ ስንቱ ነገር ወዳጄ ስንቱ ነገር ብዙ ነገር በቃ የኛ ኤሌክትሪክ የሚባል ነገር አሁን ያወቅኩ እኔ አሁን ስንት አመቴ የስንት አመት የኤሌክትሪክ መጠቀም የጀመርኩ እንኳን ከአምስት አመት አላለፈም እኮ አምስት አመት ግን አልሞላኝም ኤሌክትሪክ ሙሉ በሙሉ እንጀራው ሁሉ ነገር አሁንም እኮ በእንጨት እኮ አልፎ አልፎ እንጠቀማልን። እሄ የተለመደ ስራችን ነው ምንም እሄ መጠየቅ አያስፈልግም።

በምንጣፍ ላይ ትቀመጣለህ? የግድ አይደለም ምን አንተ ሰው ሆነ ምንጣፍ ላይ ወንበር ላይ ምን ትመርጣለህ እንዴ? አው እቀመጣለሁ እንዴ ምንጣፍ ላይ ግዴታ ነው። በጣም ብዙ ጊዜ እቀመጣለሁ የግድ ነው እኔ ምንጣፍ ላይ ተቀምጬ ከልጆቼ መጫወት በጣም ነው ደስ የሚለኝ። በጣም እወደዋለሁ እንደዚያ ተቀምጠህ ከልጆች ጋራ በተለይ ጨዋታ። ልጆችን ይዘህ እያጫወትክ የስንት አመት ልጆች አሉ መሰለህ? የስድስት እና የሶስት አመት ልጆች አሉኝ እና እነሱ ብዙም ነፍስ አላወቁም። ራሳቸውንም ስለማያውቁ እና ብዙ ጊዜ ከእነሱ ጋራ መጫወት መንሸራተት እንትን ማለት። ማዝናናት ምናምን በጣም ደስ ይለኛል። በጣም በጣም በጣም አስደስቶኝ የማደርገው ነገር ስለሆነ ምንም እንትን የለውም። አዎ አደርጋለሁ እንጫወታለን ብዙ ጊዜ ምንም እንትን የለብንም። ስለዚህ በመስመር ብዙ ጊዜ እንትን ላይ ይሄ ምንጣፍ ላይ ተቀምጠን እንዝናናለን። ብዙ ጊዜ ብዙ ጊዜ እንዴ ብዙ ጊዜ ነው የምንቀመጠው ምንም እንትን የለብንም። ምንም አዎ እንዝናናለን እንዴ ግዴታ አረ የግድ ነው ብዙ ጊዜ ነው የምናደርገው።

ኦ ሙዚቃ መሳሪያ አልችልም አልችልም ምንም አይነት የሙዚቃ መሳሪያ እኔ አልችልም አልችልም ምንም አይነት አልችልም እኔ ሙዚቃ ላይ ብዙም አልታደልኩም። መዝፈን በለው የሙዚቃ መጫወት በለው ምን በለው አረ የለሁበትም ኔፓ ነኝ ማለት ትችላለህ ምንም የለም የለም የለም ወፍ የለም ወፍ የለም። ኧረ የለም አልጫወትም ምንም አይነት የሙዚቃ መጫወቻ ችሎታው የለኝም። ግን መጫወት እንዳለብኝ ይሰማኛል ግዴታ ነው። ምንም ምንም ጥያቄ የለውም። ግዴታ ነው ብዬ እንትን እላለሁ ያው ግዴታ ነው ግዴታ ነው። እና አልጫዋትም አቅሙ የለኝም ቢኖር ደስ ይለኝ ነበረ። ግድ ግን መጫወት እችላለሁ ብዬ አስባለሁ። ወደፊት እጫወታለሁ ብዬ ተስፋ አደርጋለሁ። አልጫወትም ምንም አይነት እንትን የለኝም ነገር ግን። ወደፊት ግን እሞክራለሁ እና ማንጎራጎርም ሙዚቃ መጫወቻ ምንም አይነት ሙዚቃ መጫወቻ። መጫወት መሳሪያ መጫወት አልችልም።

አይስክሬም ትወዳለህ? አይ አይስክሬም አልወድም። አልወድም አይደለም አኔ መች ቀምሸው አውቄ መች ብር አግኝቸ ስሙን ራሱ ስትጠራው አሁን ዛሬ ሰማሁ። አይ አይ የገጠር ልጅ እኔ በገጠር እንትን ያደኩ ሰው ነኝ። ተው እንደዚህ አላውቅም። እኔ እንደዚህ እንትን የለም ተው አረ አረ የለም የለም የለም አላውቅም አይስክሪን ቀምሸው ስለማላውቅ ትወዳለህ የሚለው መልስ ቀምሰህ ነው ትወዳለህ ወይም አትወዳም የሚለው። ስለዚህ ብዙም አላውቀውም እና አኔጃ አላቅም።

ደብዳቤ መጻፍ ትወዳለህ? አዎ ደብዳቤ መጻፍ አዎ እወዳለሁ። ምን ያው ደብዳቤ አሁን ለምሳሌ በርግጥ ይሄ በፖስታ ምናምን ጽፎ ቀርቷል እሱን አላደርግም። ነገር ግን በኢሜል የተለያዩ ደብዳቤዎችን እደርሳለሁ። ለምሳሌ አሁን እኔ በተለይ ሱፐርቫይዘር እየፈለኩ ነው ያለው የዩኒቨርሲቲ ሱፐርቫይዘር ማለት ነው። እና እነሱን በኢሜል እደርሳቸዋለሁ ወይም በኢሜል እጽፍላቸዋለሁ። ይሄ አሁን ዘመናዊ ደብዳቤ ነው

ባህላዊ ልብስ ትለብሳለህ? አዎ ባህላዊ ልብስ በጣም ያስደስተኛል ለምሳሌ ለክብረ ባህላት ፕሮግራም ሲኖረኝ አዎ ባህላዊ ልብስ መልበስ እወዳለሁ እወዳለሁ ግዴታ ነው። ለምሳሌ ለጥምቀት ለገና ለፋሲካ እነዚህ እነዚህ ቀኖች ባህላዊ ልብስ ብለብስ በጣም ደስ ይለኛል። ያው እወዳለሁ እወዳለሁ በሚለው ያዝልኝና አዎ እወዳለሁ ባህላዊ ልብስ መልበስ በጣም በጣም ነው የሚያስደስተኝ። ምንም እንትን የለብኝም እወዳለሁ